አዎ በፊቴ ላይ ስሜቴን አሳያለሁ የሰው ልጅ ስሜቱን በቃል ብቻ አይገልጸም፤ በፊቱ፣ በአይኑ ገጽ እና በአካላዊ እንቅስቃሴዎች ይገልጻል ስሜትን በፊት ላይ ታሳያለህ ማለት ነው፤ ሰው የሚሰማውን ደስታ፣ አዘን፣ ቁጣ፣ ፍራቴን፣ ጭንቀት በፊቱ ላይ በቅጥታ ማየት ይቻላል ማለት ነው፤ ስሜት ሰው በልብ ውስጥ የሚሰማውን ደስታ ያዘን የፍቅርና የቁጣ ወይም የፍርሃት ሁኔታ ነው፤ እነዚህ ስሜቶች የአእምሮ በአእምሮ ይጀምራሉ ነገር ግን በፊት ገጽና በአካል ይገለጣሉ፤ ስሜት በፊት ላይ እንዴት ይታያል የሚለው ደስታ የደስታ ፈገግታ የሚበሩ አይኖች የተረጋጋ ፊት ሀዘን ከሆነ ዝቅተኛዬንና አምባ ዝቅተኛ ፊት ገዝ ይታያል ማለት ነው፤ ቁጣ ከሆነ ደግሞ የጠነከረ ፊት የተጠመቀ አፍና የተጠበቀ አይን ያሳያል፤ ፍርሃት ከሆነ ደግሞ የተከፈቱ አይኖች የተደነገጡ ፊትና እንደዚሁም ሁሉ ስሜት በፊታችን ላይ ይገለጣል ማለት ነው፤ ስሜታችን በፊታችን ላይ ስናሳየው የሚኖረው ጠቀሜታ እውነተኛ ሰዎች እውነተኛ መሆንን ያምናሉ፤ መግባባት ይቀላል፤ ሰዎች ምን እንደምትሰማ በቀላሉ ያስተውላሉ ማለት ነው፤ ግንኙነት ይጠናከራል፤ ከሰዎች ጋር ቅርብ መሆን ያግዛል ማለት ነው። ስሜትን ፊት ላይ ማሳየት የሚያመጡት ጉዳቶች ደግሞ አንዳንድ ጊዜ ስሜት በፊት ላይ ማሳየት ወደ ግጭት ላመራ ይችላ፤ በስራ ቦታዬን በከባድ ሁኔታ ላይ ያልተገባም መሆን ያልተገባ ስሜት ማሳየት ሌሎች ሰዎች ስሜትን በማወቅ ሊጠቀሙብህ ይችላሉ ማለት ነው፤ ስሜትን መቆጣጠር እንዴት እንችላለን ስሜትን መቆጣጠር እንዴት እንደምንችል ከመናገር በፊት ራስህ መቆጣጠር ጥልቅ መተንፈስ ሁኔታዋን ከተለያዩ አመለካከቶች መመልከት በአስፈላጊ ጊዜ ስሜትን በቀል መቅደስ እንጂ በፊት ብቻ አይደለም ማለት ነው ሰው መልካም ዜና ሲሰማ ፈገግታው በፊቱ ላይ ይታያል እንደዚሁም አሳዛኝ ዜና ሲሰማ ደግሞ ፊቱ ይለዋወጣል አይኑ ይዝቃል ይህ ስሜት በፊት ላይ ከበቀጥታ መታየቱን ያሳያል ማለት ነው፤ በአጠቃላይ ስሜትን በፊት ላይ ማሳየት የሰው ተፈጥሮአዊ ባህሪ ነው እውነተኛነትን እና ግንኙነትን ያጠናክራል፤ ነገር ግን መቆጣጠር ካልተደረገ ችግር ሊፈጠር ይችላል ማለት ነው፤ ስለዚህ ሰው ስሜቱን መለያየት መቆጣጠር እና በተገቢ መንገድ መግለጽ መማር ያስፈልጋል ማለት ነው በአጠቃላይ ስሜትን በፊቴ ላይ ነው አሳያለሁ ምክንያቱም ደስታ ስደሰት በግልጽ ፊቴ ላይ ሳይ ሊታይ ይችላል ልስቅ እችላለሁ የመሳቅ ራሱ ስሜት ውስጥ የውስጣዊ ደስታ ካለ ውጫዊ ፊቴ ላይ ነው የሚታየው በተመሳሳይ ውስጥ የሚያዝን ከሆነ ቀጥታ ፊቴ ላይ ግልጽ ሆኖ ይታያል ማለት ነው፤ ሲከፋኝ እንደዛ ስናደድም አሁን ስሜታዊ ስሆን በግልጽ ፊቴ ላይ ይታያል ማለት ነው። ውስጥ የሚናደድ ማቆጣጠር ስለማልችል ግልጽ ፊቴ ላይ ይታያል መናደዴ መከፋቴ መደሰቴ ሀዘን ስንተኛ መሆኔ እንደዚህ ሁሉ በግልጽ ፊቴ ላይ ይታያሉ ማለት ነው፤ በደንብ አድርጌ አሳያለሁ ይታያል በግልጽ ነው የሚታየው

እኔ ቤቴን የማስውብበት መንገድ በርግጥ ያን ያህል የተሟላ የቤት እቃ ብዬ የምለው ነገር ስለሌለ ቤቴን የማስውብበት መንገድ። መጀመሪያ ክዋና እና አንደኛው ነገር መሰረታዊ ነገር ጽዳት ነው። ሙሉ ለሙሉ በደንብ አድርጌ አጸዳለሁ ግድግዳዎችን ቤቱን መሬቱን ሁሉ ነገር ቆሻሻ ያለበትን በሙሉ አጽድቼ መወልወል ያለበት ወለሉን በደንብ አድርጌ እወለውላለሁ አጥቤ እወለውላለሁ ማለት ነው። ከዛ በመቀጠል የሚሆነው የቆሸሹ ልብሶች ካሉ እነሱን በተመሳሳይ እቀይራለሁ ከዛ ንጹህ ነገሮች መልበስ ያለባቸው ለምሳሌ አልጋ ልብስና ፍራሽ ፍራሽ ልብሶች ትራስ ጨርቆችን በተመሳሳይ እነሱ ይቀየራሉ ንፁህና ጽዱ የሆኑትን ይቀየራሉ እነሱ ከተቀየሩ በኋላ ሁሉም ቤት በአግባቡ ልብሶችን መግባት ያለባቸው በየቦታው ይገባሉ ሻንጣ ውስጥ መግባት ያለበት ሻንጣ ቆሻሻ ካለ የቆሸሸ ልብሶች ካሉ ደግሞ እንደዚህ በተመሳሳይ የቆሻሻ የቆሸሽ ልብስ ማጠራቀሚያ አለ እዛ ውስጥ ይጨመራል ይጠራቀማል በአግባቡ ሁሉም ቦታ ቦታ ይይዛል ጫማዎች በጫማ በመደርደያ ላይ በደንብ ይደረደራሉ የማብሰያና የመጠጫ እና እነዚህ የመመገቢያ እቃዎችም እነሱም በአግባቡ ተጸድተው ሁሉም ቦታ ቦታዎችን ይይዛሉ ማለት ነው። በተመሳሳይ በሌላ በኩል ደግሞ ኮስምቲክስ መድርደሪያ የቅባት የመዋቢያ ቅባቶች ይሁን እነዚህ ለውበት መጠበቂያ ብዬ የምጠበቅ ቅማቸው ሎሽኖች ይኖራሉ የፀጉር ቅባቶች ይኖራሉ የቦዲሎሽኖች ክሬሞች የተለያዩ ቅባቶች ይኖራሉ እነሱንም በደንብ አድርጌ በየቦታው እደራድራለሁ ማለት ነው። በተመሳሳይ ቦርሳዎች የእጅ ቦርሳ የምጠቀማቸው አሉ እነሱንም በስነ ስርዓት ቦታ ቦታ ይይዛሉ የማነባቸው መጽሐፎች መጽሐፎችም ልክ በመ መደርደሪያው ላይ በአግባቡ ተደርድረው ይቀመጣሉ ማለት ነው። ስለዚህ እነዚህ ሁሉም ቦታ ቦታቸውን ሲይዙ ንፁህና ጽዱ ሆነው ሁሉም ቦታ ቦታ በሚይዝበት ሰዓት ቆንጆና የሚያምር ዉብ ቤት ይሆናል ከዛ በመቀጠል ደግሞ የተለያዩ ጥቅሶችን ግድግዳ ላይ እለጥፋለሁ ማለት ነው። ሳቢና አስተማሪ የሆኑ ጥቅሶችን እነዚህ ስዕል አድኖዎች በተመሳሳይ እነዚህ እነዚህን ቤቴ ላይ በስነ ስርዓት በቦታው መግባት መደርደር ባለበት መሰቀል ባለበት ቦታ ላይ እሰቅላቸዋለሁ ማለት ነው እነሱ ቤትን በደንብ አድርገው ያስው ባሉ ማለት ነው። ሌላ በመቀጠል የተለያዩ አባባዎች አሉ እነዚህ የተፈጥሮ አበባ ሳይሆኑ ሰው ሰራሽ አበባዎች አሉ እነሱ በደንብ አርጌ አጽድቼ ቦታ ቦታ መያዝ ባለበት ቦታ ላይ በሚገባቸው ቦታ ላይ እነዛን አስቀምጣለሁ ማለት ነው። ይሄ እነዚህ ሁሉም የቤቱ እቃ በሙሉ ቦታውን በያዘ ቁጥር ቤቱም ጽዱ ከሆነ የለበሱትም የሚል የሚ መልበስ ያለባቸው ጨርቆች ንጹህ ከሆኑ በየቦታው ካለበስኩኝ ዋናው የቤትን ውበት የሚያመጣው ጽዳት ስለሆነ በጀ በደንብ አድርጌ አጽድቼ ሁሉንም ቦታ ቦታ አስይዤ ከዛ ቆንጆና ማራኪ የሆነ ቤት እና የተዋበ ቤት ይሆናል ማለት ነው። እኔ በዚህ መንገድ ነው ቤቴን ብዙ ጊዜ የማስውበው ማለት ነው እና አዎ አስውባለሁ ማለት

የምወደው ሽታ ከምወዳቸው ሽታዎች መካከል የተፈጥሮ ሽታ በተለይ ይስበኛል። አዲስ ዝናብ በኋላ የሚሰማኝ መሬት ሽታ የአበባ ሽታ ወይም የእጽዋት አየር ሽታ ልቤን ያረጋጋልኛል። እነዚህ ሽታዎች ከተፈጥሮ ጋር ቅርበት እንዳለ ያሳያሉና የአእምሮ ጭንቀትን ይቀንሳሉ ማለት ነው። አንዳንድ ሽታዎች ከቤተሰብና ከባህል ጋር ይያያዛሉ። ለምሳሌ የቡና ሽታ በብዙ ቤቶች ውስጥ ሰላምን እንግዳን እንግድነትን እና አብሮነትን ይወክላሉ። የቡና ሽታ ሲሰሙ ብዙ ጊዜ ቤተሰብ ተሰብስበው የሚደረገው ውይይት እና ፍቅር ያስታውሰናል። የሽታ ብቻ ሳይሆን ውስጣንና ስሜትን ይዞ ይመጣል ማለት ነው። የምወደው ሽታ በእለት ህይወቴ ላይ ተጽኖ አለው። ጣፋጭ ሽታ ቤትን ያስደስታል ስራን ያቀላል ሰውንም ያረጋጋል። ብዙ ሰዎች የሚወዱት ሽታ በሽታ መቀነሻ በሻማ ውይም በሽቶ መልክ ይጠቀማሉ። ይህ ሁሉ ሽታ ለሰው ህይወት እንዴት እንደሚጠቅም ያሳያሉ ማለት ነው። የምወደው ሽታ መውደዴን በቀላሉ አይደለም ከስሜት ከትውስታና ከልምድ ጋር የተያዘ ነው። ይህ ሽታ ሲሰማ ልቤ ይረጋጋል አይምሮዬ ይሰጥ አይምሮዬ ይዝናናል። ራሴን በሰላም እሰማለሁ ስለዚህ ይህ ሽታ ለኔ ተወዳጅ ሆኖ ይቀራል ማለት ነው። ሽታ ከሌሎች ስሜት በላይ ከማስታወሻ ጋር በጣም ቀጥታ የተገናኘ ነው። አንድ ሽታ በድንገት የቀድሞ ልጅነት ቀኖችን የቤተሰብ ስብስቦችን ወይም ልዩ ደስታ ጊዜዎችን ሊያስታውሱን ይችላሉ። ለምሳሌ የአዲስ ዳቦ ሽታ የእናት ቤትን ሙቀትን እንክብካቤን ሊያስታውሰን ይችላል። ይህ ሽታ ሰውን በጊዜ እንክብካቤ ሊያስታውስ ይችላል ይህ ሽታ ሰውን በጊዜ ወደኋላ እንደሚመልስ ያለ ተጽዕኖ አለው ማለት ነው። በስነ ልቦና ላይ ሽታ ሰውን ለማረጋጋት እና ለማጽናነት ይጠቅመዋል አንድ ሽታዎች እንደ ላባንደር ጭራሽ ወይም ቡና ሳይሆን ከጭንቀት ያርቃሉ አይምሮን ያረጋግጣሉ ማለት ነው። ስለዚህ ብዙ ሰዎች የሚወዱ ሽታ በሽታ መቀነሻ በሻማ ወይም በዘይት መልክ ይጠቀማል ይሄ በቀላሉ ሽታ ብቻ ሳይሆን የአእምሮ ጤናም እገዛ ነው ማለት ነው። ሽታ ምርጫ ከሰው ወደ ሰው ይለያያል። አንዳንዶች ጠንካራ ሽታ ይወዳሉ ሌሎች ደግሞ ቀላልና የሚያረጋጋ ሽታ ይመርጣሉ። ይህ ልዩነት ከልጅነት ልምድ ከባህልና ከአካባቢ ጋር ይያዛል። ለምሳሌ በገጠር ያደገ ሰው የእጽዋትና የመሬት ሽታ ሊወድ ይችላል። በከተማ ያደገ ሰው ደግሞ የሽቶ ወይም የሻማ ሽታ ሊመርጥ ይችላል ማለት ነው። ሰው የሚመርጠው ሽታ በአንድ ደረጃ ማንነቱን ይገልታል ለአንድ ሰው የሚጠቀመው ሽታ በሰዎች ዘንድ መለያ ምልክት ሊሆን ይችላል። ሰዎች ይህንን የነሱ ሽታ ነው ብለው ሊያስታውሱት ይችላሉ። ይህ ሽታ ሲሆን የሚያሳይ ዝምታ መልእክት አለው ማለት ነው። ጠፋጭ ሽታ በማህበራዊ ግንኙነቶች ትልቅ ሚና አለው። ንጹህ እና የሚያስደስት ሽታ ሰውን ተቀባይነት ያለው ያደርጋል በሌላ በኩል ያልተገባ ሽታ ግን ለሰዎች ሊያርቅ ይችላል። ስለዚህ የምንመርጠው ሽታ በማህበራዊ ሁኔታ መሰረት መመረጥ አስፈላጊነት ነው። እና በአጠቃላይ የምወደው ሽታ ህይወት የህይወት ክፍል ነው። ስሜት ይነካል ትውስታን ያነሳሳል እንደዚሁም ከሰዎች ጋር የለኝን ግንኙነት ያጠናክርልኛል። የምወደው ሽታ መለየት እና በጠገቤው ልታመጠቀም ሰላም ደስታ እረበግጣለሁ መረጥ ነው። እና እኔ በአጠቃላይ የምወደው ሽታ አብዛኛው ከ ከተፈጥሮአዊ ነገር ጋር የተያዘ ነው። የጽዋት ሽታ እንደዚህ በተመሳሳይ ዝናብ ከዘነበ በኋላ ያለው አፈሩ ሽታ እነዚህ እነዚህ እኔ ከተፈጥሮ ጋ የተገናኘ ሽታ ነው። የምወደው ማለት ነው።

ማደንዘዝ ሰው አካሉንና አእምሮውን የሚያረጋጋበት ሂደት ነው ይሄ በመገኘት በሙዚቃ መስማት በመጓጓዝ በተፈጥሮ መቆየት ወይም ደግሞ በዝምታ መቀመጥ ሊሆን ይችላል ማለት ነው። ስራን መተው ማለት አይደለም ስራን በተሻለ ሌላ ለመስራት ራስን ማዘጋጀት ማለት ነው። ማደንዘዝ እወዳለሁ ምክንያቱም ልቤን ያረጋጋልኛል አይምሮዬን ንጹህ ያደርግልኛል ጽድት ያደርግልኛል ለቀረውን ድካም ያስወግድብኛል። ብዙ ጊዜ ሰው በችግር ሲወጣ መብት የማግኘት ይከብዳል ነገር ግን ከትንሽ ማደንዘዝ በኋላ ነገሮች ግልጽ መሆናቸውን ያስተውላል ማለት ነው። ስለዚህ ማደንዘዝ ለኔ የሀይል ምጨ ነው ማለት ነው። ማደንዘዝ ለአእምሮ ጤና ትልቅ አስፈላጊነት አለው ያልተቆጣጠረ ጭንቀት ወደ ብስጭት ድካምና ስሜት መውደቅ ሊያመራ ይችላል። ማደንዘንስ ግን እነዚህን ሁኔታዎችን ይቀንሳል ሰውን ወደ ራሱ ይመልሳል አንዳንድ ጊዜ ዝም ብሎ መቀመጥ ብቻ እንኳን ለረጅም ንግግር ወይም ከብዙ እንቅስቃሴ ይበልጣል ማለት ነው። በረታ በእለታዊ ህይወቴ ውስጥ ማድነዘዝ ትንሽ ቢሆንም ትልቅ ተጽኖ አለው። ከስራ በኋላ ትንሽ መተኛት መጓዝ ወይም ሙዚቃ መስማት ቀጣዩን ቀን በንቃት እንዲጀምር ያግዘኛል ማለት ነው። ማደንዘዝ ሰውን የሚያቆም ሳይሆን የሚያነሳሳ ነው ብዙ ሰዎች ማደንዘን ስፍና ነው ብሎ ያስባሉ ይሄ ግን ትክክል አይደለም በተገቢው መጠን የተደረገ ማደንዘዝ የስራ አፈጻጸምን ያሻሽላል። አይምሮ ሲያርፍ ፈጠራ ይጨምራል ውሳኔ መስጠት ይቀላል ስራን በተሻለ ውጤት ይከናወናል ማለት ነው። ማደንዘዝ ሰው ራሱን እንዲያውቅ ያግዛል በዝምታ ጊዜ ሰው ሀሳቡን ያዳምጣል ስሜቱን ይመረምራል የፈለገውን ነገር ይለያል ይህ ራስን መረዳት በህይወት ውሳኔያችን ላይ ትልቅ ሚና አለው ማለት ነው። ማደንዘዝ ለአካል ጤና እንዲሁም ለአእምሮ ጤና አስፈላጊ ነው አካል ያለ እረፍት ሲሰራ ይደክማል ሀይል ይቀንሳል እንክብካቤን ተደርገለት ጤና ጤናዊ ችግሮች ሊከሰቱ ይችላል። ማደንዘዝ ግን ጡንቻዎችን ያረጋግጣል የደም ዝውውርን ያሻሽላል አካልን እንደገና ያበረታታል በተለይ እንቅልፍ የተወሰነ መጠን መውሰድ ለአካል መልሶ ማገገም በጣም አስፈላጊ ነው ማለት ነው። ብዙ ፈጠራ ያላቸው ሰዎች ሀሳባቸውን በማደንዘዝ ጊዜ እንደሚያገኙ ይናገራሉ አይምሮ ሲያርፍ ያለው ጫና ይጥላል ነፃ ሆኖ ያስባል በዚህ ጊዜ አዳዲስ ሀሳቦች ፈጠራዊ መብትዎችን ያመጣሉ ማለት ነው። ስለዚህ ማደንዘዝ ለኪነ ጥበብ ለጽሁፍ ለሙዚቃዊም ለሌሎች ፈጠራ ስራዎች መሰረት ሊሆን ይችላል ማለት ነው። ማደንዘዝ ብቻ ለራስ መቆየት ማለት አይደለም አንዳንድ ጊዜ ከጓደኞች ጋር መዝናናት መወያየት ወይም መሳቅ ይሆናል እነዚህ ማህበራዊ ማደንዛዣዎች ሰውን ከሰው ጋር ያቀራርባሉ ፍቅርና መተማመንና ያጠናክራሉ ማደንዘዝ በዚህ መንገድ የማህበራዊ ጤናን ይደግፋል ማለት ነው። ሰው ማደንዘዝን ሲሆን እና ሲያውቅ ራሱን መቆጣጠር ይማራል መቼ መስራትና መቼ መዝናናት እንዳለበት ይለያል ይህ ሚዛን ህይወትን ያረጋግጣል ከበጠን በላይ ድካምን ይከላከላል ማደንዘዝን መውደድ ማለት ግዴታዎችን መርሳት አይደለም ከግዴታ ጋር ሚዛን መፍጠር ነው። ብዙ ባህሎች ማደንዘዝ እረፍት ጋር ይያያዛል በአንዳንድ የባህላዊ ቤተሰብ ስብሰባ የቡና ሰዓቱ ይባላል ጊዜ የማደንዘዝ አይነት ነው እነዚህ ባህላዊ መንገዶች ሰውን ከህይወት ጭንቀት ያርቃሉ እና የአእምሮ ስሜት ያበረታታሉ ማለት ነው። በአጠቃላይ ማደንዘዝን መውደድ የተስፋና የጤና ምልክት ነው ሰው ሲያርፍ ብቻ እንጂ ሲደክም አይሳካም ማደንዘዝ ሰውን ይዘነጋል ሀይሉንም ይመልሳል ህይወቱንም በሚዛን ያቆማል ማለት ነው። ለዚህ ማደንዘዝ እወዳለሁ ምክንያቱን እኔ ወደ እኔ እነቴ ይመልሳል ቀጣዩን ጉዞ በሃይል እንድጀምር ያደርገኛል ማለት ነው።

አዎ እኔ የተበላሹ ነገሮችን ማስተካከል እችላለሁ። ኧ ኧ ብዙ ጊዜ እ እማ እምገለገልባቸውን እምትጠቀምባቸው የተለያዩ በተለይ ኤሌክትሮኒክስ እቃዎች አሉ እነዚህ እቃዎች። ኧ ያው በሆነ አጋጣሚ ሊበላሹ ይችላሉ በሚበላሹበት ሰዓት ኧ ብዙ ጊዜ ኧ ራሴ ነኝ እማስተካክለው። ለምሳሌ ስቶፍ ሲቃጠልብኝ ኧ ኧ ስቶፉን ፈትቼ ውስጡ ላይ ያለውን ነገር አይቼ ያለበትን ችግር አይቼ የሚቀየር እቃ ካለው እሱን በተመሳሳይ ቀይሬ ኧ ኧ አስተካክዬ እንዲሰራ ለማድረግ እሞክራለሁ። ብዙ ጊዜ ሰርቻለሁ ስቶፍን እንደዚሁ እሰራለሁ። ኧ ሌላው ኧ በተለይ ስልክ ኧ ብዙ ጊዜ ኧ ይበላሻል። ኧ ይህ ሲበላሽ ደግሞ እኔ ወደ ሰሪ ቤት ወይም ሌላ ቦታ ለማሰራት ወይ ሌላ ሰው እንዲሰራልኝ አልሄድም ምክንያቱም ራሴ ስለምችል አስተካክላለሁ። በተለይ ሶፍትዌር አካባቢ ላይ እንደዚህ አይነት ነገሮች ብዙ ጊዜ ሲበላሹ ኧ ለማስተካከል ጥረት አደርጋለሁ። ኮምፒውተር በተመሳሳይ ኧ ሶፍትዌሮች ብዙ ጊዜ ይበላሻሉ እነሱን ሶፍትዌሮች በደንብ አርጌ እሰራለሁ አብዴት መደረግ ያለባቸውን ነገር አብዴት አደርጋለሁ። ስለዚህ እንደዚህ እንደዚህ እያደረኩ ነው የምሰራው። ኧ ሌላ በተለይ በቃ አብዛኛው እኔ እምሰራቸው ኤሌክትሮኒክስ ነገሮች ኧ ከተበላሹብኝ ሌላ ጥገና ቤት መውሰድ ጥገና ቤት ወስጄ አሰራለሁ ምናምን ብዬ አልጨናነቅም። ምክንያቱም ስለምችል ኧ በምችለው አቅሜ በደንብ አድርጌ ሰርቼ ተመልሶ አገልግሎት ላይ እንዲውል አደርጋለሁ። ኧ ይህም ደግሞ ኧ ብዙ ነገር ይቆጥብልኛል የመጀመሪያው ጊዜን ይቆጥብልኛል። ኧ ምክንያቱም ከዚህ ተነስቼ አሰሪ ቤት ወስጄ ኧ አሰሪ ቤት ስወስደው ደግሞ ኧ በምፈልገው ጊዜና ሰዓት ላይሰሩልኝ ይችላሉ ኧ ስለዚህ እዛ ሄጄ ተቀምጬ ይሄ ሰርተው እስኪያመጡልኝ ምን የሚለው ነገር ኧ ጊዜ ስለሚፈጅብኝ አንደኛ ነገር ጊዜዬን ይቆጥብልኛል ሁለተኛ ነገር ደግሞ ገንዘቤን ይቆጥብልኛል። ኧኧ እማወጣው ገንዘብ ለውጭ አሁን ለምሳሌ ይሄው ትንሽዬ ስልክ ውስጥ ላይ የሆነ ነገር ቢበላሽ ቢያንስ አነሳ ከተባለ በእኛ ገንዘብ በትንሹ ከሶስት መቶ ብር ጀምሮ ልከፍል ይችላለሁ ለዛውም ትንሽ ብልሽት ከሆነ ማለት ነው። ኧ ስለዚህ ያ ማለት ኧ በጣም ብዙ ነው ስለዚህ ያንን ሁሉ ከማወጣ ኧ እዚሁ ራሴ እየ እየጠገንኩኝ እያስተካከልኩኝ ነው የምጠቀመው ማለት ነው። ሌላው ደግሞ ጉልበቴን ይጠ ይጠኧ ይቆጥብልኛል ያ ማለት ኧ ከዚህ እሚሰራበት ቦታ ለመሄድ ጉልበቴንም አላባክንም። ስለዚህ እዚህ ቤቴ ቁጭ ብዬ ራሴ ማንኛውንም የተበላሹ በተለይ እነዚህ ኮምፒውተር ለላብቶፕ እንደዚህ ኤሌክትሮኒክስ ነገሮች ሲበላሹ ብዙ ጊዜ ራሴ ነኝ ጥገናም እማደርገው የማስተካክለው ያ ማለት ለኔ ብዙ ነገር እንዲህ ቀልድልኝ አድርጓል በተለይ ኑሮዬን ቀላል አድርጌ እንድኖር እያደረገኝና እየረዳኝ ይገኛል ማለት ነው። ኧ ስለዚህ እኔ ብዙ ጊዜ ሰሪ ቤት ምናምንም አልሄድም ራሴ አስተካክላለሁ ምንም እሚከብደኝ ነገር የለም። ያው ይከብደኛል ብዬ እማስባቸው ነገሮች ካሉ ደግሞ በተለይ ዩቲዩብ ላይ የተለያዩ ሲሰሩ ሞዴሎችን እያስገባሁ እየፈለኩኝ እንዴት መሰራት እንዳለባቸው ከእኔ አቅም በላይ የሚሆኑት ነገሮች ካሉ እዛ ላይ ዩቲዩብ ላይ ገብቼ ፈልጌ እንዴት መስተካከል እንዳለበት እንዴት ተደርጎ ቢስተካከል መስራት እንደሚችል ኧ ያንን ነገር ከዛ ላይ እየተማርኩኝ እያየሁኝ መልሼ ራሴ ሰርቼ አስተካክዬ ኧ እንደገና ተመልሶ ጥቅም ላይ እንዲውል እያደረኩ ነው ማለት ነው። ስለዚህ እኔ ኧ ሌላ ሰሪ ምናምን አያስፈልገኝም ሌላ አስተካካይ ምናምን አያስፈልገኝም። ራሴ ኧ የ የተበላሹ ነገሮችን ራሴ ነኝ የማስተካክለው ማለት ነው። ኧ ስለዚህ ደግሞ ለኔ መልካም እና ጥሩ አጋጣሚ ነው ኧ በዛ ላይ እውቀቴንም እንዳሳድግ ያደርገኛል። ራሴ በርታ ኧ ብ በርትቼ ብዙ ነገር እንድሰራ እያጠነከረኝም እያበረታኝም ማለት ነው። እለት ተእለት ነገሮችን ኧ አዳዲስ ነገሮችን እየተማርኩኝ ብዙ ነገሮችን እንዳውቅ አድርጎኛል ማለት ነው። የተበላሹ ነገር ቤት ውስጥ ማስተካከሌ ማለት ነው። ይሄ ነው